በአካባቢዬ እንግዲህ ብዙ የሚደረግ ገበያ የለም አሁን ድሮ የነበርን ቦታ ነው እንደዚህ አይነት ገበያዎች የነበሩት በጣም የሚመችም ነው። ሚገርም ነው ነው ቅርብም ስለሆነ ብዙ ጊዜ እንሄዳለን። አሁን ያ ባለንበት ቦታ ያለው ገበያ አለ እሱም ያለው ገበያ ታይዋን ይባላል በጣም ሰፊ ነው ብዙ ጊዜ የሚጨናነቅ ነው የሚያሳዝነው መንገዶቹ አልተሰሩም እና ሰፊነቱ ጥራቱም ብዙ መግቢያ እና መውጫዎች መኖራቸው ብዙ ቦታ ያው መግዛት ይቻላል። ምርጫዎች አሉ ማለት ነው። ነር ግን ያው ከመንገዱ ልማት አንፃር ትንሽ የተጎዳ ነው።

አዎ በጣም የምወደው መምህር ነበረኝ። የስ መምህሩን ያው ስማች ስሙን ባላውቀውም ነገር ግን ባዮሎጂ አስተማሪያችን በስምንተኛ ክፍል እያለን በጣም ደስ የምለኝ አስተማሪ ነበረ። ረጋ ያለ ነው። በስክል ነው የሚያስተምረን። ብዙ ነገሮችን ያውቃል ከሌሎች አንፃር በትክክል እውቀት ኖሮት የሚያስተምረው ለኛም ደግሞ እያሰበ የሚያስተምረው ማነው ችግር ውስጥ ብንገባ እያዘነልን እያስተካከለ ያስተምረናል። እንዲሁም ማትስ ቲቸራችን ስምንተኛም ክፍል በጣም ደስ ይለኝ ነበረ ማለት ነው እና እንደዚህ እነሱን

እኔ ሹራብ መስፋትን አልለመድኩኝም። ሹራብ እንግዲህ ሲሰፋ ነው የማውቀው ከዚህ በፊት የሚሰፋልኝ ነጠላዎች ምናምን ይሰፋሉ። እር ግጥ እኔ በስትክክል ይዤ እሱን ሹራብ መስፋት አልችልም። ምናልባት በሚቀደድበት ጊዜ እንዲሁ ለማስተካከል ይሆናል እንጂ ሹራብ በስትክል መስፋት አይሆንልኝም።

አዎ እንግዲህ ስራዬን እወደዋለሁኝ እኔ አሁን የምሰራበትም ባንክ ማኔጅመንት ነው እና ይሄንን በማድረግ ጊዜ በጣም ደስ ብሎኝ ነው። ከህፃንነትም ጀምሮ ደግሞ የኢኮኖሚክስ ነገሮች ደስ ይሉኛል እሱንም ያው ሀይስኩል በገበሁበት ሰዓት ነው። በደምብ የወደድኩት ለዘ ነው። አብሬ የመጣሁት ከሱጋር እና አሁን ባለሁበት ደስ እያለኝ ነው የምሰራው። ሰረውን ከሱጋር አየደኩኝ ብቀጥለው ደስ ይለኛል።

አዎ በሚያስፈልጉኝ ሰአቶች ሁሉ አዲስ ሰዎችን ለመተዋወቅ አዲስ የሆኑ ምርቶችን ለማስገባት እናም የኔም ስራ ደግሞ ወደ ንግድ የሚያደላ ስለሆነ ሰዎችን እየተዋወቅኩኝ የሚፈልጉትን ማወቅ የሚያስፈልጋቸውን እና ሌሎችም ደግሞ የሚያስፈልጋቸውን ካሉ ሌሎችንም እንዲያወሩ ማድረግ እነዚህን ሁሉ ያጠቃልላል። ስለዚህ አዳዲስ ግንኙነቶችን አዲስ ሰዎችን መተዋወቅ ስራ እንትን ማድረግ እፈጥራለሁ።

አይ በልጅነት ሰብስቤ ሊሆን ይችላል። አሁን ግን ድንጋይ መሰብሰቡም እንትንም ሌላው ነገሮችን ማድረግ አላደርግምም። ያው እንደዚህ አይነት ክሪስታልስ የሚባሉትን ለየት ያሉ ድንጋዮች ከሆነ እነሱንም መሰብሰብ በእኛ እንደ ክርስትና ህይወታችን የማይቻል ነው። ስለዚህ አልሰበሰብም።

አይ እኔ አልችልም፣ አሁን አልለመድኩኝም። ሙሉ በሙሉ ልምዱ የለኝም። ስለዚህ እሱም የሚሆንብን ምክንያት በእድሜ ምክንያት ነው። ያው እናትና አባቶቼም ይነዳሉ፣ ወንድሜ ይለምዳል፣ ግን እኔ መኪና መንዳትን አላስደመዱኝም። ነር ግን መንዳት የምችለው ሞተር አለ እንዲሁም ሳይክልን ተለማምጃለሁ በትንሹ።

በጣም አድካሚ ስራዬ አድካሚ ነው። በጣም ይከብዳል። ቀን ወጥቼ ጠዋት እንድመጣ የሚያስገድደኝ ስራ ነው ደግሞ በቀን አስራ ስምንት ሰዓት መስራት ማለት ሁል ጊዜ መታገል ነው የሚሆነው። እንደው ከቀን ስራ ጋር ላመሳስለው የምችል አይነት ስራ ሆኖብኛል። ነገር ግን ያው እንዴትም ብየ እየቻልኩት ነው የምወደው ስራም ስለሆነ ደግሞ። በዚህኛው ብቀጥል ደስ ይለኛል።

የሚያስፈልጉኝን አወርጄ ነው የምጠቀመው። የማወርዳቸው ለምሳሌ እነ ዩቲዩብ ላይ እነ ዩቲዩብ አይነቶችን እንዲህ ረጅም የሚመቹትን ደግሞ በቅርቡ ቪድሜት የሚባል የመጣ አለ። እሱም ቪዲዮዎችን በትክክል ባማረና በጥራት ባለው መልኩ በአውዲዮ ወይም በቪዲዮ መልክ እነዚህ መተግበሪያዎች ላይ የምናገኛቸውን እነሱም ምስሎች ይሰጠኛል። እና እነሱ እንትኖች አወርዳለሁኝ።

አወ ገንፉ መብላት እወዳለሁኝ ገንፉ በምበላም ጊዜ የሚመረጠው እንግዲህ የጤፋ አለ የበሶ አለ እኔ የበሶዉን እመርጣለሁኝ ምክንያቱም የሆነ በአፍ ላይ በጣም ጣፋጭ የሆነ መዓዛ አለው። እናም በሶዉም ደግሞ ከምንወደው ነው የተሰራው። ስለዚህ እንደሱ አይነቶቹ ሲሆኑ በደንብ ለመብላት እንዘጋጃለን የጤፍ ሲሆንም ያው በስትክክል በሚሰራ ጊዜ በጣም ደስ ይላል። በደንብም እን በላለን። ግን ከበድ የሚልም ነገር አለው ጠጣር እንደሆነ የሆነ ለሁሉም ደግሞ ሰዎች መበላት አይሆንም። ለዛ ትንሽ የሚያስቸግር ነው ግን። አጠቃላይ ማዕከሉ ማዕከሉ በዋነኝነት እበላለሁ።

እኛ ጋር የምንወደው መቀመጫ አለ፣ አባታችን ከልጅነት የገዛው ነው፣ አሁን ሶስት አይነት የሚሆን አሉ እንደዚህ አይነቶች ምንድነው ይሄ ከቤተክርስቲያን ውስጥ የሚጠቀሙትም ነው ነገር ግን እንዴ ከላይ ከፍፍ ያለ ሆኖ ይሄኛው ይለያል ማለት ነው። የሚመች ነው በጣም ልዩ የሆነ መቀመጫ ነው ሶ እሱን ብዙ ጊዜ እንጠቀማለን። ሌላ ግን